ወደ ስራ በሰአት ትደርሳለህ? አወ ወደ ስራ በሰአት ነው የምደርሰው። ጠዋት ከእንቅልፌ በጠዋት ተነስቼ ወደ ስራ የምሄድበትን ጉዳይ ተሎ ነው የማመቻቸው። ስለዚህ ስራ በሰአት እደርሳለሁ። ማለት ነው።